አሁን ጥያቄው ግልጽም አልሆነልኝም ገመድ መጠቀም ታውቅያለሽ ነው? ገመድ መዝለል ታውቅያለሽ ነው ውይስ ሌላ ምን እንደሆነ ጥያቄው ግልጽ ባይሆንልኝም? ገመድ መጠቀም ታውቅያለህ ውይም ታውቅያለሽ ወይ? ገመድ ማለት ለብዙ ነገር እንጠቀምበታለን በተለይ በባህላዊ ጥቅም ከሆነ ገመድ ተዘርግቶ ግቢ ላይ ልብስ ይሰጣበታል። ገመድ ገመድ ለመዝለል ለስፖርትም እጠቀምበታለው ለሆነ ነገርም አስርበታለውኝ ማለት ነው። ስለዝህ ገመድ እለኝ ቀጭን ወፍራም መካከለኛም ተብሎ ይመደባሉ። ለእንስሳ ማሰሪያ ለዶሮ ለበግ ለፍየል እጠቀምበታለሁ። ለእንጨት ማሰሪያ ለተለያየ ነገር ገመድ እጠቀምበታለሁ። ከዛም አልፎ ስፖርት እሰራበታለሁ። እና ቅድም እንዳልኩ ልብስ አሰጣበታለሁ ዘርግቼ ማለት ነው። ስለዚህ የገመድ ለብዙ ነገር እጠቀምበታለሁኝ። ሰዎችም እንደዛው ለብዙ ነገር ይጠቀሙበታል። ስለዚህ ብዙ ነገር ያስራል ብዙ ነገር ያያይዛል። ገመድ ማለት ነው። ከዚህ አዎ እጠቀማለሁ

የይለፍ ቃል ትጠቀሚያለሽ? ወይ አዎ እጠቀማለሁ። ምክንያቱም የይለፍ ቃል? የይለፍቃልህን ትጠብቃለህ ወይ ነው የይለፍቃልሽን ትጠብቂያለሽ ወይ? አዎ እጠብቃለሁኝ። ምክንያቱም ቃሌን ላለማጠፍ በጣም ጥራለሁኝ የይለፍ ቃሌን ላለመጣ ላለመጣስ ወይም ደግሞ ላለመ የይለፍ ቃሌን ጠብቄ ላለመቆየት ሳልጠብቅ ለመቆየት በጣም ነው እንትን የሚለው። እምሰጋው እና የይለፍ ቃሌን ለመጠብቅ በጣም እሞክራለሁ። በተቻለኝ መጠን ቃሌን ጠብቄ ለመቆየት ወይም ደግሞ ማላደርገው ከሆነ ማልጠብቀው ከሆነ። አስቀድሜ ነገሮችን ማስተካከል እንዳለብኝ ነው የማስበው ማለት ነው። ለዚህ አዎ የቻልኩትን ያህል የይለፍ ቃሌን ጠብቃለሁ

ደስ የሚል ጥያቄ ነው። ምን አዲስ ነገር መማር ትፈልጊያለሽ? ብዙ ነገሮች ማለት እችላለሁ። አዲስ ነገር መማር እፈልጋለሁኝ። ምክንያቱም በምሰራው ስራዬ የቻለ ነገር ከዛሬው የነገ የተሻለ ነገር እንዲሆንልኝ፤ ይሄ እለታዊ ከምሰራቸው ከፍ ብዬ የተሻለ ነገር መስራት እንዳለብኝ፤ እፈልጋለሁኝ። እና ለወደፊት የተሻለ ገንብቼ የተሻለ ነገር ለማግኘት ስለምፈልግ አዲስ ነገር መማር እፈልጋለሁ። በጣም ነው እፈልገው እጥራለሁኝ የምፈልግ ብቻም ሳይሆን ብቻ እሞካክራለሁ፣ እሞክራለሁ ተስፋ ሳልቆርጥ ሁሌም እፈልጋለሁ። አዲስ ነገር በጣም ነው ለኔ የሚያስደስተኝ ማለት ነው። ምክንያቱም በምሰራው ስራ የቻለ ነገር ከዛሬው የነገ የተሻለ ነገር ሊሆንልኝ ይሄ እለታዊ ከምሰራቸው ከፍ ብዬ የተሻለ ነገር መስራት እንዳለብኝ፤ ምንድን ነው ያለው አዲስ ነገር በውስጡ ምንድን ነው የያዘው? ለምን ያስፈልጋል? ጠቃሚስ ነው ወይስ ጎጂ የሚለውን ነገር በጣም የቻልኩትን ያህል በትንሽ አቅሜ እመራመርበታለሁ። ስለዚህ በጣም ነው ሚመቸኝ ባይ ዘ ዌይ እንደዚህ አይነት ነገር አዲስ ነገር መማሩን ደግሞ መማሩ ወይም መፍጠር

ታሪክ መናገር ትወጃለሽ? በጣም ደስ የሚል ጥያቄ በጣም ታሪክ መናገር እወዳለው። በጣም አዎ ምክንያቱን ታሪክ የማውቀው ነው የማውቀው ታሪክ ለሰዎች መናገር ማዳረስ በጣም ጥሩ ነው። ምክንያቱም አዲስ ነገር ታሪክ ነው ታሪክ ከትውልድ ወደ ትውልድ ተሸጋግሮ ስለሚሄድ። ታሪክን ማካፈል የሚመስለው ነገር ስሜትን የማውቀውን ማካፈል የሚመስለው ነገር የለም። ስለዚህ ሰዎች የማያውቁትን እንዲያውቁ ማድረግ ማስረዳት ትክክለኛ ታሪክ ማለት ነው። ስለዚህ ታሪክን መንገር እና ማስተማር ማለት ነው። መንገር ማለት ያው ማስተማር ነው። ታሪክን ማስተማር የማውቀውን ያህል ማካፈልና ሰዎችን ያላወቅቱን ለማሳወቅ ያልገባቸውን እንዲገባቸው ያልተረዱትን እንዲረዱት በማድረግ። በጣም ነው የምወደውና የምደሰትበት ስለዚህ ታሪክ መናገር ወይም መንገር እንወዳለሁኝ።